ሳምንት የሚባለው ያው ሰባት ቀን ነው። ሰባት ቀን ሲባል ከሰኞ እስከ አርብ ያለው ማለት ነው። ይሄ አምስቱም ቀን የስራ ቀኖች ናቸው። እንዲሁም ሁለቱም ቀን ቅዳሜና እሁድ ማለት ነው የእረፍት ቀን ነው። ብዙ ሰው ከሰኞ እስከ አርብ ባለው ስራ ላይ ነው የሚውለው በጣም ስራ ላይ ይደክማል። በየቀኑ ጠዋት ይሄዳል ማታ ይመለሳል ማለት ነው በዚህ ቀን በጣም እረፍት የለሽ ስራ ይሰራል። ሁለቱም ቀን ቅዳሜና እሁድ ግን ያርፋል ማለት ነው። ይህ ሳምንት ብለን የምንጠራው ቀኖች ነው። ቅዳሜና እሁድ ምንድነው? የሚያደርገው ብንል ያርፋል የራሱ የሆኑ የግል ስራዎችን ይሰራል ንጽህናውን ይተገብራል ልብሶች ያጥባል ቤቱም ያጸዳዳል። እንዲሁም ቤተሰቦችን የሚጠይቅበት በእሁድ ቀንም ይሄዳል ወደ ቤተክርስቲያን ይሄዳል ወይም ወደ ቤተ እምነቶች ሊሄድ ይችላል። ስለዚህ በቅዳሜና እሁድ የእርፍቱ ሰዓት ነው መጽሐፍ ያነባል ሙዚቃ ይሰማል። ጊዜውን የሚጠቀምበት ጊዜ ነው ማለት ነው። ከዚያ ውጪ። በእሁድና በእሁድ ጠዋት ደግሞ ወደ ቤተ እምነት ይሄዳል ማለት ነው ቤተ እምነቱን በጣም የሚዘወተርበት እሁድ ቀን ነው ማለት ነው። ስለዚህ ሳምንት ብለን የምንጠራው ይሄን ሰባት ቀን ነው።